እኔ የምወደው ቤት ውስጥ የተጋገረ ዳቦ ነው። አልፎ አልፎ ግን ከገበያ የተገዛ ዳቦ እጠቀማለሁ። ግን የመጀመሪያ ምርጫዬ ቤት ውስጥ የተጋገረ ዳቦ ነው። በተለይ ደግሞ በባህላዊ መንገድ ማለትም ለአመት ባዓል ወይም ለተለያየ ፕሮግራም የሚጋገረው ዳቦ ልዩ ጣዕም እና መዓዛ ስላለው እሱን መብላት እወዳለሁ ግን እሱ በማይኖርበት ሰዓት በሱቅ ውስጥ የሚሸጥና የተለያየ መጠንና ጣዕም ያለውን ዳቦ ገዝቼ እጠቀማለሁ። ሁልጊዜም ግን የመጀመሪያ ምርጫዬ ቤት ውስጥ የተጋገረ ዳቦ ነው። ያ ደግሞ ድፎ ዳቦ ይባላል። ከዛ በተጨማሪ ደግሞ በጣም የምወደው የዳቦ አይነት አምባሻ ይባላል። አምባሻ በክብ ከተጋገረ በኋላ እላዩ ላይ ቅርጽ ስለሚወጣበት ያ ቅርጽ የልጅነት ጊዜዬን ስለሚያስታውሰኝ እንዲሁም ደግሞ በሶስት ማዕዘን ቅርጽ የተቆረጠ ዳቦ ስለሆነ በጣም ልጅነቴን ያስታውሰኛል። እናም እጅግ በጣም እወደዋለሁ።

ፀጉር መንከባከብ እወዳለሁ ፀጉሬን እጅግ በጣም እወደዋለሁ ምንም እንኳን የፈለኩትን ያህል ረጅም ባይሆንም እንኳን ባለው ቁመት ላይ ግን ጥሩ ውበትና ገጽታ እንዲኖረው በማለት የተለያዩ ነገሮችን በመጠቀም እንከባከባለሁ። ታዲያ የመጀመሪያ ምርጫዬ በቤት ውስጥ የሚገኙ ነገሮችን በመቀላቀል በመጠቀም ነው ፀጉሬን የምንከባከበው። ከዛ ውጪ ግን ኬሚካል ያለባቸውን ነገሮች በተቻለኝ መጠን ፀጉሬ ላይ ላለመጠቀም እሞክራለሁ። በቤት ውስጥ ከምጠቀማቸው ነገሮች የመጀመሪያው እንቁላል ነው። እንቁላልን ከሎሚ ጋር በመደባለቅ እንዲሁም ትንሽ ቅባት እላዩ ላይ በማድረግ ፀጉሬን ከመታጠቤ በፊት እጠቀማለሁ። እሱንም ለአንድ ሰዓት ያህል በፀጉሬ ላይ አቆይቼ እታጠባለሁ። ታዲያ በምታጠብበት ሰዓት ፀጉሬ ምንም አይነት የመርገፍም ሆነ የመነቃቀል ምልክት አያሳይም። በዛም ፀጉሬ ጠንካራና ወዛማ እንዲሆን አድርጎልኛል

ሩዝ በጣም እወዳለሁ። በተለይ ደግሞ በቲማቲም በአትክልት እንዲሁም ደግሞ በስጋ ሲሰራ በጣም ደስ ይለኛል። ታዲያ እኔ ደግሞ ከእነዚህ በተለየ በዋናነት ሩዝ ተሰርቶ ሲመጣ መብላት የሚያስደስተኝ ከእንቁላል ጋር ሲሆን ነው። ሩዙ ከተቀቀለ በኋላ እንዲሁም በቲማቲም ወይም በእርድ ከተሰራ በኋላ እንቁላል ተጠብሶ እሩዙ እላዩ ላይ ይጨመራል። ከዛም ለተወሰነ ሰዓት እሳት ላይ ይደረጋል። ከዛ በመቀጠል የሚያመጣው ጣዕም እና መዓዛው ለየት እንዲል የተለያዩ ቅመሞች ይደረጉበታል። እኔ ብዙ ጊዜ የማደርገው ሎሚ ነው። ሩዙን ግን ስቀቅል ቀረፋና ቅርፉድ የተሰኙ ቅመሞችን እጨምርና አብሬ እቀቅለዋለሁ። ከዛም ሩዙ በጥሩ ሁኔታ ከበሰለ በኋላ እንቁላሉን በሌላ መጥበሻ ጠብሼ ሩዙን እየቀነስኩኝ መጥበሻው ላይ አደርጋለሁ። ከዛም ማጣፈጫ ቅመሞቹን ከጨመርኩ በኋላ ከሻይ ጋር አቅርቤ ለቁርስ መብላት እጅግ በጣም እወዳለሁ

ልብሴን በእጄ አጥባለሁ። ከዚህ በፊት ማሽን ባልነበረ ጊዜ ልብሶቻችንን የምናጥበው በእጃችን ነው። ስለዚህ በዛን ጊዜ ጥሩ ልምድ ስላለኝ በአሁኑ ሰዓት ማሽን ቢኖርም ባይኖርም ልብሶቼን በእጄ በደንብ ማጠብ እችላለው። ታዲያ በማጥበበት ሰዓት በመጀመሪያ ነጫጭ ልብሶችን ለተወሰነ ሰዓት በኦሞ ወይም ደግሞ በሌላ ባገኘሁት የዱቄት ሳሙና በመዘፍዘፍ ለትንሽ ጊዜ ቆሻሻው እንዲለቅ አደርጋለሁ። ያ ደግሞ ልብስ ለማጠብ የሚወስድብኝን ጊዜ እንዲቀንስ ያደርግልኛል። ስለዚህ አጠር ያለ ጊዜ ነው ማለት ነው ማጥበው። የተወሰኑትን ደግሞ ብዙም ያልቆሸሹትን ወዲያው ሳሙናን በመጠቀም አጥባቸዋለሁ። መጨረሻ ላይ የዘፈዘፍኳቸውን ነጭ ልብሶች በደንብ አድርጌ በሳሙና ካጠብኳቸው በኋላ በዱቄት ሳሙና በድጋሚ ለአንድ አምስት ደቂቃ እዘፈዝፋቸዋለሁ። ያ ደግሞ ንጣቱን እንዳይቀንስ ያደርገዋል። ስለዚህ በእጅ ማጠብን ለዛ ነው የምወደው።

ውሳኔ መስጠት እችላለሁ በተለይ ደግሞ ስራ አካባቢዬ ላይ እኔን የሚመለከቱና ቀጥታ ከእኔ ጋር ግንኙነት ያላቸው ነገሮች በሚመጡበት ጊዜ እኔንም ሌላውንም አይካል በማይጎዳ መልኩ ውሳኔ እሰጣለሁ። ከዛ በተጨማሪ ደግሞ በህይወቴ ላይ ለውጥ የሚያመጡና እኔን ወደተሻለ ደረጃ የሚያደርሱኝ ነገሮች ሲመጡ በቀላሉ ውሳኔ መስጠት እችላለሁ። ከዛ በተጨማሪ ያስፈልጋሉ ያልኳቸውን ሰዎች በአካባቢው ያሉ እንደ ቤተሰብ እንዲሁም ደግሞ የቅርብ ጓደኞችንም በማማከር ከሚሰጡኝ ሀሳብ ተነስቼ ውሳኔዎችን መስጠት እችላለሁ። ታዲያ ይህንን በማደርግበት ሰዓት ከፍተኛ ጥንቃቄ አደርጋለሁ። ምክንያቱም እኔ የሰጠሁት ውሳኔ ሌሎችን ሊጎዳ አልያም ደግሞ ሌላው ከዛ ተነስቶ ያልሆነ አስተሳሰብ እንዲኖረው ሊኖረው ስለሚችል ያን እንዳይሆን ጥሩ የሆነ ጥንቃቄን አደርጋለሁ። በዚህም ደግሞ በራሴ እተማመናለሁ።

ቤቴን በየእለቱ አጸዳለሁ። ያ ደግሞ በጣም የምወደው ስራ ነው። በተለይ ደግሞ እኔ የስራ ሰው ስለሆንኩኝ ማለትም ከሰኞ እስከ አርብ ያሉትን ቀናት በስራ ስለማሳልፍ ቅዳሜና እሁድ የእረፍት ቀኔ ስለሆነ በእነዚህ ሁለት ቀናት በተለይ ቅዳሜ ቤቴን በጥሩ ሁኔታ አጸዳለሁ። ያንንም የማደርገው ትላልቅ እቃዎችን ወደ ደጅ በማድረግ በደንብ አድርጌ በመወልወልና በማድረግ ነው። ታዲያ እነዚህንም የማደርገው በወር አንድ ጊዜ ወይም ሁለት ጊዜ ሲሆን ሌላውን ግን እቃዎችን ሳላነሳ በየጊዜው እጠርጋለሁ እወለውላለሁ። መስታወቶችንም እንደዚሁ ቦር በሳምንት በአስራ አምስት ቀን እያረኩኝ አጸዳለሁ። ካለኝ ጊዜ አንፃር ጠዋት ጠዋት ስራ ከመሄዴ በፊት ዋና ዋና ቆሻሻዎችን ጠርጌ ወልውዬ እወጣለሁ። ምንም እንኳን አጭር ጊዜ ቢሆንም በየእለቱ ቤቴን በተወሰነ ደረጃ አጸዳለሁ። ጥንቅቅ ባለ መንገድና ረጅም ሰዓት ፈጅቼ ሁሉንም ቦታ የማጸዳው ግን ቅዳሜና እሁድ ነው። ያም ደግሞ የእረፍት ቀኔ ስለሆነ ነው።

ብዙ ጊዜ ጠዋት ጠዋት ማንቂያ ሰዓት እጠቀማለሁ ያንን የማደርገው ማታ ላይ አምሽቼ ስለምተኛ ጠዋት ላይ ሊደክመኝና እንቅልፍ ሊጫጫነኝ ስለሚችል እሱን ለመከላከል ብዬ ነው። በአሁኑ ሰዓት ግን ምንም እንኳን ማንቂያ ሰዓት የምጠቀም ቢሆንም። እንቅልፌን ግን የምጨርሰው ከማንቂያ ሰዓቱ አስራ አምስት ደቂቃ ቀደም ብዬ ነው። ከዛም ስራዬን ቀደም ብዬ አከናውናለሁ። ታዲያ እሱን እርግጠኛ ሆኜ ግን ማንቂያ ሰዓት አላጠፋም። ምክንያቱም አንዳንድ ጊዜ የስራ ባህሪዬ ረዘም ላለ ሰዓት ሊያቆየኝ ስለሚችል። ማታ አምሽቼ ስለምተኛ ጠዋት ላይ እንቅልፍ ስለሚጫጫነኝ በተቻለ መጠን ማንቂያ ሰአቱን ሁልጊዜም ቢሆን አበራዋለሁ። ነገር ግን እንደ ሀሳብ እኔ የምፈልገው አይምሮዬ በቋሚነት ያንን ሰዓት እንዲለምደውና ከማንቂያ ሰዓት ውጪ መንቃትንና ስራዎቼን በጧት መተግበር ነው